ዛሬ ስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብን አሰልጣኙ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተሩ ላይ እለማመዳለሁ። አንዳንድ ተግባሮቹ ስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶች ይሰጡናል ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውንም ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ አለማቋረጥ ይለወጣል

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድህረ ገጾችን እመለከታለሁ ዋጋዎችን እነጻጸራለሁ የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ ይጨምራሉ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው ቴክኖሎጂ ህይወትን ቀላል ያደርጋል።